በትምህርት ቤት የምትወደው ትምህርት ምን ነበረ? ተማሪ እያለሁ። እጅግ በጣም ምወደው። በጣም። በቀላሉ ልረዳው ምችለው ትምህርት ያው በጣም በፍቅር ምወደው ሴቪክስ እና ኢትካል ዱኬሽን ሚባል የስነ ምግባር ትምህርት ነው። ብዙ የስነምግባር መርሆችን የያዘ የሰው ልጅ እና መንግስት እንዴት ነው? አብሮ መኖር ሚችለው ሚለው ነገር። በደንብ በጥልቀት ሚያስተምርበት ነው እና የሰው ልጅ ባህሪያት ምን መሆን አለባቸው? ሚለው ባህሪያት አልኖርም ባዲዮ ሚባሉትን አጠቃላይ መብቶቻችን ግዴታዎቻችን። ማህበረሰብ ውስጥ ያለን ከበሬታ ትላልቆቹን እንዴት ማክበር እንዳለብን። እሚያሲዩ እና ከሃይማኖት ተቋማት ቀጥሎ ያለው የስነምግባር ምንማርበት ትምህርት ነው። ይፈታል ደስ ይላል በጣም ሚወደድ ትምህርት ነው። ከዛ ቀጥሎ ያው የቋንቋ ትምህርቶች ናቸው በጣም ሚመቹኝ። ማህበረሰቡ በእነኛ ቋንቋዎች ሀሳባቸው እንዴት እንደሚገልጹበት ቀጥታ ባልሆነ በምሳሌያዊ አነጋገሮች ሀሳቦቻቸውን የሚገልጹበት። ደስታቸውን ብሱታቸውን ሁሉን ነገራቸውን ሚገልጹበት ስለሆነ። በጣም ደስ የሚል ነው። መልክቶቻችን ያው አስነዋሪም ይሁን አሪፍ የሆኑ ሀሳቦቻቸውን በጣም የከፋ ንግግሮቻቸውን በቀጥታ አይናገሩም። ስፔሻሊ በአማርኛ ቋንቋ ያሉት አሉት። በምሳሌ አነጋገሮች ይጠቀማሉ እና እሱእሱ በጣም ደስ ይላል።

ወደ ስራ ምን ልብስ ትለ ትለብሳለህ ነው የሚለው? ያው ወደ ስራ ስሄድ አብዛኛው ምለብሳቸው ልብሶች ስፔሻሊ ሱሪ ጂንስ ነው። ጂንስ ሱሪ ነው ምጠቀመው። ከዛ ውጪ ከላይ ያሉት ሸሚዞችን ቲሸርቶችን በቦዲ ጋር የምለብሳቸው ናቸው። ያንን ያህል ጃኬት አድናቂ አይደለሁም ጃኬት ብዙ ምለብስ አይነት ሰው አይደለሁም። እና ቲሸርቶችን ምለብስ ሰው ነኝ። ጫማ አብዛኛውን ጊዜ ማዘወትረው ከእስኒከር ጋር የተገናኙት ናቸው። እንደ ከስክስ ቆዳ ጫማዎች ያንን ያህል ዘውትር ወደ ስራ ለብሼ ምሄድበት አጋጣሚዎች የሉም። አጠቃላይ አለባበሴ ያው ቀለል ያለ ነው። ይሄንን መስፈርት በዋናነት ያው ዘውትር የምለብሳቸው ልብሶች ናቸው። እንጂ ያንን ያህል የተለየ ምርጫ ኖሮኝ ልብሶች ላይ ልዩ የሆነ ምርጫ ምሰጥ ሰው አይደለሁም። ለዛም ነው። የተገኘውን ስፔሻሊ ከላይ ሚለበሰው ከሱሪ ከጅንስ ሱሪ ውጪ ያሉትም ያገኘሁትን ልብስ ሸሚዝም ይሆን ቲሸርት እንደታየኝ እንደተገኘ ምለብስ ሰው ነኝ።

ኦ የክላውድ ማከማቻ ትጠቀማለህ? አዎ በጣም የክላውድ ማከማቻ ከሚጠቀሙ ሰዎች ነኝ። ይሄ ምንድነው የተለያዩ ፋይሎችን በክላውድ በማስቀመጥ ሲፈለጉ ለተለያየ አገልግሎቶች ስፈልጋቸው ከዛ ላይ በማውጣት የምጠቀምበት እንትኖች ነው ያሉት እና ዶክመንቶቼ ሁሉ በእጄ ስልክ ይዤ የምጓዝበት ነው። እንደዚህ አይነት እድል ነው የሚፈጥረው እና የክላውድ አገልግሎት በጣም ከሚወዱትና ከሚያደንቁት አንዱ ነኝ ብዬ አስባለሁ በዛው ነው ያው ከፍላሽ፣ ኮምፒውተር ላይ ስቶር ከሚደረጉት ውጪ በተጨማሪ ከዚህ በፊትም እንዳልኩኝ የክላውድ አገልግሎት በማከማቸት፣ ስቶር በማድረግ ነው በጣም የምጠቀመው።

ገንዘብ ትቆጠባለህ? አዎ፣ ገንዘብ በደንብ ነው የምቆጥበው። ያው ገንዘብ መቆጠቢያ መንገዶች ስፔሻሊ የምጠቀማቸው ሁለት ናቸው። ማይክሮ ፋይናንሶች፣ አክሲዮን እና የወራዊ ቁጠባ በማድረግ አክሲዮን በመግዛት እንዲሁም ወራዊ ቁጠባዎችን ግዴታ ወራዊ ቁጠባዎችን በመጣል ነው። ራሴን አሻሽላለሁ በሚያስፈልግበት ሰዓት ደግሞ የብድር አቅርቦት ተጠቃሚ ለመሆንም በጣም ከሚያግዘኝ ነገር ውስጥ ስለዚህ በማይክሮ ፋይናንስ በኩል ያለው አለ ሁለተኛ ደግሞ ለግል ፍጆታ የምጠቀምባቸው ራሴን ለማሻሻል የተለያዩ ነገሮችን ለመግዛት ስራዎችን ለመስራት የተለያዩ ስራዎችን ለመስራት ምቆጥብበት መንገድ እቁብ እቁብ ይገባል በኢትዮጵያ ሰዎች አብዛኛው ሰው የሚኖሩት በእቁብ ነው እቁብ ይገባል ይጣላል የደረሰው ሰው ለሚፈልገው አገልግሎት ይውላል ከዛ በየወሩ ያንን ነገር ማድረግ ነው ያ በጣም ጥሩ የሆነ ኢኮኖሚ የሚያሻሽል ነው ስለዚህ ከባንክ ከእቁብና በማይክሮ ፋይናንስ አክሲዮን በመግዛት ወይም ደግሞ ወራዊ ቁጠባ በማድረግ ነው የምቆጥበው ማለት ነው